በባህል ሰርግ የሚከናወነው ኢትዮጵያ ውስጥ ወይ ደግሞ እኔ ያልደውበት አካባቢ የተለያዩ ባህል ምግቦችን በማዘጋጀት፣ ባህላዊ መጠጦችን በማዘጋጀት እንዲሁም ሙሽራውና ሙሽሪት የባህላዊ ልብሶችን በመልበስ እና ሚዜውም እንደዛው እና የተለያዩ ታዳሚ ሊሆን ይችላል የባህላ ልብሶችን ባህላዊ ጫማችን፣ ባህላዊ ጭፈራዎችን ያን በማከናወን ነው ሰርግ የሚከናወነውን ያለሁበት አካባቢ። እና በባህላዊ መንገድ የሚከናወነው እንደዚህ ነው ያለሁበት አካባቢ።

በመስመር ላይ አዎ በመስመር ላይ ሙዚቃ አዳምጣለሁኝ በተለይ ዩቲዩብ ላይ የተለያዩ ሙዚቃዎች አሉ። በመስመር ላይ እነሱን ከፍቼ ብዙ ጊዜ አንዳንዴ ጠዋት ጠዋት። እሰማለሁ አዳምጣለሁ ጊዜ ሲኖረኝ አዳምጣለሁ። እና መስመር ሙዚቃ በደንብ ነው የምሰማው። አሁንም እሰማለሁ። በፊትም ጀምሮ እሰማ ነበርና አሁን ድረስ ስለሙዚቃ እሰማለሁ

በብዙ ህዝብ መሃል መመቻቸት ብዙም አይደለሁም አልመቻችም ብዙ ህዝብ ያለበት አካባቢ ብዙም መሄድ አያስደስተኝም። እና ብዙም ይሄን ያህል ደስተኛ አደለሁም ብዙ ሰዎች ወይ ደግሞ ብዙ ህዝብ ያለበት። ቦታ ላይ ሄዶ መገኘት ወይ ደግሞ እዛ ጋር አካባቢ ሄዶ ከሰዎች ጋር ብዙ ብዙ ጊዜ እዛ ጋር ማሳለፍ በጣም ብዙ ህዝብ ሲሆን ብዙም ምቾት አይሰጠኝም። እና አይመቸኝም ብዙም ምቾት አይሰጠኝም አይመቸኝም

በመስመር ላይ ገዢ አይደለሁም። ገዢ ያልሆንኩበት ምክንያት አሁን እኔ እኛ እኔ ያለሁበት ሀገር ወይ ደግሞ እኔ ያለሁበት አካባቢም ሆኔ ያለሁበት ሀገር ኢትዮጵያ ውስጥ። በመስመር ላይ ለመግዛት ምቹ አይደለም የክፍያ መንገዱ። አመቻቺ አይደለም የተመቻቸ ስላልሆነ በመስመር ላይ የመግዛት እንትኑ ልምዱ የለኝም ገዝቼ አላውቅም እስካሁን ድረስ። ምክንያቱም ያው ሀገሪቱ ላይ ያለው ሁኔታ ያን ያን እንድናደርግ በመስመር ላይ እንድንገዛ ወይ ደግሞ እንድገዛ ምቹ አይደለም ሁኔታው ምቹ አይደለም ማለት ነው። የክፍያ መንገዱ ምቹ አይደለም

ወተት ወተት አልጠጣም ወተት ጭራሹንም አልወድም ጠጥቼ አላውቅም እስካሁን ድረስ እና ወተት አልወድም ምቾት አይሰጠኝም መጣት። እና ወተት የምጠጣ ሰው ወይ ደግሞ ልምድ ያለኝ ሰው ወተት ላይ የመጠጣት ልምድ ያለኝ ሰው አይደለሁም። እና በጥቅሉ አልወድም ወተት አልወድም ጭራሹንም አልወድም በጣም ነው የምጠላው ወተት። እና ምክንያቱም ያው በፊት ጀምሬ ተጠቅሜ አላውቅም እና በጣም ጠላለው ወተት መጣት እና አልወድም

ማደንዘዝ ማደንዘዝ የሚባል ነገር አላውቅም እና ማደንዘዝ ምንድነው? ትርጉም ራሱ እኔ ማደንዘዝ እኔ አይመቸኝም ብዙም አይደለሁም ማደንዘዝ አልወድም በጥቅሉ። እኔ እንደዚህ አይነት ነገር ላይ ተሳትፌ አላውቅም ማደንዘዝ ባጠቃላይ አልወድምም ያንንም አድርጌ አላውቅም ማንም ላይ አድርጌ አላውቅም። ያንን እና ማደንዘዝ በጣም መጥፎ ነገር አድርጌ ነው የማስበው። እና ማደንዘዝ አልወድም በጥቅሉ እና ማደንዘዝ አይመቸኝም

ዜና የማገኘው ከተለያዩ ከቲቪ ከቲቪም አገኛለሁ እና ደግሞ ከኢንተርኔት ላይ እና ከተለያዩ ማህበራዊ ድረ ገጾች ላይ ከፌስቡክ እና ከዩቲዩብ እና ደግሞ እንዲሁም ከተለያዩ ከኢንስታግራም ከነዛ አይነት ከመሳሰሉት ዜና አያለውኝ ወይ ደግሞ አገኛለው ከእንደዛ አይነት ነገሮች ብዙ ጊዜ ከዛ ነው የማገኘው ማለት ነው። እና ከዛ አገኛለሁ

ሌሎችን ማበረታታት አዎ እችላለሁኝ። ማበረታታው እንደ ምሳሌ ጓደኞቼን። እና የተለያዩ በስራ ቦታ የማገኛቸው። ሰዎችን አበረታታለሁኝ። ማበረታታው ምክንያት ያው ለእነሱ ሞራል እንዲሆን እንዲነቃቁ። ብዙ ጊዜ ማበረታት እሰጣለሁኝ ማበረታት በጣም እችላለሁኝ። እና በማበረታት በጣም አምናለሁ እና በጣም ነው የምችለው። ማበረታታት ማለት እና በጣም እችላለሁ ማበረታታት

በቀን አንዴ በቀን አንዴ መጽሐፍ አነባለሁ እና በቀን አንዴ ቢያንስ ለአንድ ሰዓት ያክል መጽሐፍ አነባለሁኝ። ካነበብኳቸው መጽሐፎች ውስጥ አቶሚክ ሀቢት። እና ደግሞ ሪች ዳድ ፑርዳድ የሚለው መጽሐፍ ሁለቱም መጽሐፍ አንብቤያለሁ ከማስታወስ ውስጥ። እና ደግሞ ታሪካዊ መጽሐፎች። ሄርቶ ጋዳ እንዲሁም ደግሞ እና ደግሞ የ ዶክተር ሮዳስ ታደሰ መጽሐፍ አለ። ታሪካዊ መጽሐፍ። አለ ስሙ እና ዶክተር ሮዳስ ታደሰ የጻፈው መጽሐፍ አለ ታሪክ። አንድሮ ሜዳ አንድሮ ሜዳ የሚል መጽሐፍ ኢትዮጵያ ውስጥ የጻፈ መጽሐፍ እንደዚህ አይነት መጽሐፎች አንብቤያለሁ። እና ደግሞ ያው ቅድም የተናገርኳቸው መጽሐፎች እሱን እነሱን አንብቤያለሁ ማለት ነው

ብዙ ሰነዶች ብዙም ብዙም የሚባልም አላዘጋጅም ነገር ግን የስራ መደራረቦች ሲኖሩ በስራ አንዳንዴ ስራ ጫና ሲኖር ሰነዶችን አዘጋጃለሁ በስራ ጋር የተያያዙ ሰነዶችን አዘጋጃለሁ ቢሮውን እንዳዘጋጅ ሲያዘኝ በስራ ምክንያት ላዘጋጅ እችላለሁ። እንጂ ይሄን ያህል ብዙ ሰነዶች ወይ ደግሞ በጣም የተጋነነ ሰነዶች ማዘጋጀት ግዴታ የለብኝም። እና አዘጋጅቼ አላውቅም እስካሁን። በብዛት ነገር ግን አንዳንዴ በስራ ምክንያት ግዴታ ሊሆን ይችላል በዛ ምክንያት ላዘጋጅ እችላለሁ። እንጂ ብዙም አላዘጋጅም ማለት ነው።

ፀጉር እንክብካቤ ላይ ብዙም አይደለሁም ፀጉር መንከባከብ ያን ያህልም አይደለሁኝም እና መንከባከብ ላይ ብዙም ደካማ ነኝ እና ፀጉሬ ሲያድግ ለመቆረጥ ወይ ደግሞ ለማስወገድ እሞክራለሁ እንጂ ፀጉሬን እንጂ ተንከባክቤ ማቆየት አልችልም። ብዙም ሰዓት የለኝም ፀጉሬን ለመንከባከብ እና ስራዬ ላይ ብቻ ትኩረት ስለማደርግ ይሄን ያህልም ቦታ አልሰጠውም ለፀጉሬ ማለት ነው። እና ቦታ አልሰጠውም

የሸክላ የሸክላ እቃዎችን እጠቀማለሁኝ። ብዙ ጊዜ እንደ ጀበና እና እንደ ረከቦት ያሉ ሸክላ እቃዎችን እጠቀማለሁ። እና የሽክላ እቃዎች በጣም መጠቀም በጣም ያስደስተኛል። አና ሽክላ እቃዎች እንደ ጀበና ለምሳሌ ቡና እንጠጣበታለን ጀበና ሽክላ እቃ እና ደግሞ ወጥ የምንሰራበት የሽክላ እቃ አለ። እንደ ድስት የሆነ እና በሱ ነው ምግብ የምናበስለው። እና ሽክል አቃ እጠቀማለሁኝ አወ በጣም ነው የምጠቀመው

አዎ ልብሴን ልብሴን በእጄ ነው የማጥበው ያው የማጥበው ምክንያት አንደኛ ላውንደሪ ቅርብ ቦታ ላውንደሪ የለም እና ብዙ ጊዜ እሁድ እሁድ ቀን ከስራ በኋላ ስራ ቀን እረፍት ሲኖረኝ በእጄ አጥባለሁኝ እና ልብሴን በእጄ በማጠብ ነው እስካሁን ድረስ የማጠበው። እና ብዙ ጊዜ በእጄ ማጠብ ልምድ አለኝ እና በእጅ ማጠብ ያስደስተኛል። እና በጣም ደስተኛ ነኝ ይሄን በማድረጌ። ያው ምክንያቱ ያው አቅራቢያየ ልብስ ማጣያ ማሽን የለም እና የራሴ የሚሆን ልብስ ማጣያ የለኝም። እና ደግሞ በአቅራቢያየ ደግሞ ልብስ ማጠቢያ ማሽን ቤት ስለሌለ ያው በእጄ ነው

አካባቢዬ ላይ ያለው ገበያ በጣም አሪፍ ነው። በሳምንት አንዴ ነው በጣም ገበያው ሞቅ የሚለው። ምክንያቱም ከተለያዩ ቦታ መጥተው ነው የሚገበያዩት እና በሳምንት አንዴ በጣም ገበያው ሞቅ ደመቅ ይላል። ብዙ ነገሮችን ማግኘት እንችላለን የፈለግነውን የፈለገው መግዛት የምንፈልገውን ነገር ሁሉ ያ ይቀርባል በሳምንት አንዴ እና በጣም ሞቅ ያለ ገቢ የሚገኘው በሳምንት አንዴ ነው፤ እና በጣም አሪፍ ነው ገበያው በጣም ደስ ይላል። እኔ በገበያው በጣም ደስተኛ ነኝ ሰዎቹም ደስተኛ ናቸው። ምክንያቱም ያው ብዙ የፈለጉትን ነገር ማግኘት ይችላሉ ብዙ አቅርቦት አለ የዛ ጊዜ እና የፈለጉትን አማራጭ አማርጠው ለመግዛት ገዝተው ለመጠቀም እና ብዙ አይነት አማራጭ ይኖራል እና ብዙ አይነት እንደ አቅም ሁኔታ አቅም በፈቀደው ሁኔታ ለመግዛት ብዙ አይነት አማራጮች ይኖራሉ የተለያዩ አቅርቦቶች ይኖራሉ እና ብዙ ሰዎች ከተለያዩ ቦታ የተለያየ እቃ ይዘው ይመጣሉ እና እንደፈለግን አማርጠን የፈለግነውን በፈለግነው ዋጋ ገዝተን እና ከሰዎቹ ጋርም በጥሩ ዋጋ ተደራድረን በመግዛት ወደ ወደ ወደየ ወደየመጣንበት ተመልሰን መሄድ እንችላለን እና አካባቢዬ ላይ የሚገኘው ገበያ በጣም አሪፍ ነው ሞቅ የሚል ነው በጣም ደስ የሚል ገበያ ነው ያለው ማለት ነው።

ለስራ የምጓዝበት አጋጣሚ ይኖራል አንዳንዴ ቢሯችን አስፈላጊ የሆኑ የሚጓዙ ተጉዘን የምንሰራቸው ስራዎች ሲኖሩ እንድጓዝ ይልከኛል እና በዛ ሰዓት እጓዛለሁኝ። በተለይ የተለያዩ ወደ ክፍለ ሀገሮች ሊሆን ይችላል እና አቅራቢያ ወደሚገኙት ለተለያዩ ድርጅቶች። በስብሰባ ምክንያት አንዳንድ ግዢዎችን ለመፈጸም ለድርጅቱ እና በዛ ምክንያት ለስራ ልጓዝ እችላለሁ። እና በጣም ተጉዤ አውቃለሁ በስራ ምክንያት አሁንም ድረስ እጓዛለሁኝ። እና መጓዝ በጣም ብዙ ጊዜ። ብዙ ጊዜ አጋጥሞኛል እና እስካሁን ድረስ እየተጓዝኩ ነው። ለስራ ተጉዤ በደንብ ነው የማውቀው

በስራ ላይ ችግሮችን እፈታለሁኝ። የተለያዩ ችግሮች ሲያጋጥሙ ከደንበኞቼ ጋር የተለያዩ ችግሮች ያጋጥሙኛል በስራ ምክንያት አንዳንድ ችግሮች ከደምበኞቼ ጋር ደምበኞቼን ለመርዳት እሞክራለሁ ምንድነው ምንድነው እንደሆነ ችግሩ ስራው ላይ ያለው ችግር ምንድነው ለመርዳት እሞክራለሁ። ከዛ ተረድቼ ያን ችግር ለመፍታት በጣም ተደጋጋሚ ሙከራ አደርጋለሁኝ። እና አሁን ድረስ ችግሩን እየፈታሁ እገኛለሁ እና ችግሮችን በጣም እፈታለሁኝ አሁንም እየፈታሁ እገኛለሁ።

ከደበኞቼ ጋር እገናኛለሁኝ ያው ከደበኞቼ ጋር የምገናኘው በስራ በስራ ምክንያት እገናኛለሁኝ ከተለያዩ የድርጅቶች ጋር ብዙ ደንበኞች አሉን እና ከእነ ከእነሱ ጋር በጣም ብዙ ግንኙነት አለኝ ያው በስራ ምክንያት ማለት ነው። እና በስራ ምክንያት በጣም ብዙ ጊዜ እንገናኛለን ስለ ስራ እናወራለን ስለ ስራ እንነጋገራለን ምን አይነት ችግሮች እንዳሉ ተነጋግረን እንፈታለን እና ከደበኞች ጋር ያለኝ ግንኙነት በጣም ጥሩ ነው። እና ከደበኞች ጋር በጣም በተደጋጋሚ በስራ ምክንያት እንገናኛለን

ከስራ ሰዓት በኋላ እሰራለሁኝ የተለያዩ ስራዎች ቢሮ ላይ ያልጨረስኳቸው ስራዎች ካሉ ቤት መጥቼ በቃ ባለን ሰዓት ስራዬን ለመጨረስ እሞክራለሁ እና ደግሞ እዛው ቢሮ በማምሸት እዛው ሰዓት እላፊ በመስራት ያሉኝን ስራዎች ለመጨረስ እሞክራለሁኝ እና በጣም ብዙ ጊዜ ተደጋጋሚ ጊዜ ከስራ ሰዓት ውጪ ሰርቼ አውቃለሁ አሁንም እየሰራሁ ነው። ምክንያቱም ከስራችን ስራውም ማለቅ የሚችለው ከስራ ሰዓት በኋላ ተጨማሪ ሰዓት መስራት ስችል ነው። እና አሁን ድረስ እየሰራሁ እገኛለሁ። እና በጣም ብዙ ጊዜ እሰራለሁኝ ያው

ማሸለፍ አልችልም እስካሁን አሸልፌ አላውቅም ማሸለፍ ቃሉ ራሱ ለኔ አዲስ ነው እና ማሸለፍ ምን እንደሆነ ማሸለፍ አልችልም ጥቅሉ እኔ የኔ ምላሽ ማሸለፍ አልችልም። ሲያሸልፍ ሲባልም ሰምቼ አላውቅም ማፈለፍ ምን እንደሆነ ራሱ አሁን ገና እየሰማሁኝ ነው። እና ማፈለፍ ምን እንደሆነም ትርጉሙ አላውቀውም። እና ማሽለፍ በአጠቃላይ አልችልም መሽለፍ

በፋም ማብሰል አውቃለሁኝ ለተለያዩ ምግቦች ወጥ ወጥ ለመስራት እጠቀምበታለሁ እንዲሁም እንጀራ ለመጋገር እና የተለያዩ ዳቦ ለማብሰል እና የተለያዩ ውሃ ውሃ ለማፍላት ሻይ ለማፍላት ቡና ለማፍላት እና የተለያዩ ነገሮችን ለማብሰል ያው ቅድም የተናገሩት ነገሮች እነሱን ለማብሰል እንጠቀምበታለን። እና በደንብ ነው የማውቀው ምግቦችን ስለማበስልበት በደንብ አውቀዋለሁኝ

በመታጠብያ ውስጥ በመታጠብያ ውስጥ መዘመር አልወድም ዘምሬ አላውቅም። ምንም አይነት ድምጽ ማሰማት አልወድም እና አልዘምርምም ምንም ነገር አላደርግም። መታጠቢያ ቤት ከሆነ ታጥቤ እወጣለሁ፤ እንጂ ሌላ ነገር ከመታጠብ ውጪ ሌላ ነገር የማደርገው ነገር አይኖርም። እና መታጠቢያ ውስጥ በጥቅሉ ዘምሬ አላውቅም። አሁንም አልዘምርም እና መዘመር አላውቅም መታጠብያ ቤት።

ያትክልት ስራ አደርጋለሁኝ። የተለያዩ ማንጎዎችን አቮካዶችን አት ተክያለሁ እነሱን በመንከባከብ፣ የሚቆረጥ ካለ እነሱን በመቁረጥ የሚጠጣው የሚጠጣው ውሃ ካለም የሚጠጡ ከሆነ ውሃ ጠዋትና ማታ ተከታታይ በማጠጣት፣ ውሃ ቀድቸ አምጥቸ እነሱን በመንከባከብ በማ በመቆፈር በመኮትኮት እነሱን እየተንከባከብኩ ብዙ ጊዜ አደርጋለሁ ያንን ነገ አደርጋለሁኝ። እና ያትክልት ስራ በጣም ብዙ ጊዜ አደርጋለሁኝ። አሁን አሁን ድረስ ያደጉ ትልልቆች አሉ እነ ግራቪል እነ ሎሚ እነ ቡርትካን። እና ደግሞ እንደዚህ የመሳሰሉ እነ ሚም የሚባል አለ፣ እና እንዲሁም ዋንዛ አለ። ያው የመሬቱን ስር በጣም ስለሚያጠነክረው የመሬት መሸርሸር ስለሚከላከል እንደዚያ አይነት ተክሎችን ተክየ እየተንከባከብኩ እገኛለሁ። እና አሁን በዚህ ሰዓት በጣም የአትክልት ስራ የምንከባከበው እንደ ማንጎ፣ እንደ ሙዝ እንዲሁም ደግሞ እንደነ አቮካዶ የመሳሰሉት እነዚህ አተኩሎችን ተክዬ በመንከባከብ በየጊዜው የሚከረከም ካለ እነሱን በመከርከም ውሃ ማጠጣት ካለብኝ ውሃ በማጣት አፈር አፈራችሁን እንዳይሸረሸር እንክብካቤና ክትል በማድረግ እንደዚህ አይነት እንደዚህ አይነት የሚሰሩ ስራዎችን ከትትል በማድረግ የአትክልት ስራ አደርጋለሁኝ ማለት ነው። አተክቱ ስራ ብዙ ጊዜ እያደረኩ እገኛለሁ

ሃይማኖታዊ ግብር አዎ አከብራለሁኝ የተለያዩ ሃይማኖታዊ ግብሮች አሉ ለምሳሌ እንደ ገና እንደ ፋሲጋ እና ደግሞ እንደ አዲስ አመት የሚከበር እንቁጣጣሽ አለ። እንደነዛ አይነት ነገሮችን አከብራለሁኝ እና በጣም ብዙ ጊዜ አክብሬ አውቃለሁ በተለይ ጥምቀት አዳማ የሚከበር በዓላት በጣም ብዙ ህዝብ የሚገኝበት እና ጓደኞቼ የተለያዩ ሰዎች ቤተሰቦቼ እዛ ሄዶ የሚያከብሩበት ስለሆነ በጣም በደስታው ነው የምናሳልፈው። በዓል ነው እና በተለይ በጣም በአዳማ እና የምናክብሮው ጥምቀት ነው። እና ገና ደግሞ ስጦታ በመቀባበል አዲስ ተስፋ በመስጠት እናከብራለን ከቤተሰቦቼ ጋር ሆነን ከጓደኞቼ ጋር ሆነን በዓሉን በጥሩ ሁኔታ እናከብረዋለን። ሃይማኖታዊ በዓል ነው። ገና እና ፋሲጋም እንደዚሁ ጾም ወቅት ነው ጾም የምንጾምበት ጊዜ ነው። እና ጾማችን ስንፈታ የምናከረው ነው። ፋሲጋ ፋሲጋም እንደዚህ ከጓደኞቼ ጋር ከቤተሰቦቼ ጋር ከማከብራቸው ሰዎች ጋር ከምወዳቸው ሰዎች ጋር በመሆን በመሰብሰብ ከቤተሰቦቼ ጋር በመሆን አንዱ ላይ ሆነን የምናከብረው በጣም ደስ የሚል በዓል ሃይማኖታዊ በዓል ነው። እና በጣም ደስ የሚል የግብር በዓል ነው። እና በጣም ደስተኛ ነኝ። በዚህ ደግሞ ማለት ነው እና በጣም አከብራለሁኝ የግብር በዓል

አዲስ አመትን በጣም በደስታ ነው የምቀበለው በጣም ለኔ በጣም ልዩ ቀን ነው። አዲስ አመት አዲስ አመትን የማከብረው ከጓደኞቼ ጋር በመሆን ከቤተሰቦቼ ጋር በመሆን እንዲሁም ከተለያዩ ሰዎች ጋር ከተለያዩ ወዳጆቼ ጋር በመሆን ከእነሱ ጋር በመሆን አንድ ላይ ተሰብስበን እናከብራለን። አልፎም ወጣ ወጣ ሲል የተለያዩ ቦታዎች በመሄድ። ወጣ ብለን ሆቴል ላይ ሄደን ምግብ በመመገብ የተለያዩ ምግቦችን በመሞከር እና የተለያዩ ልብሶችን በመግዛት የተለያዩ ቁሳቁሶችን በመግዛት እንዲሁም በመዝናናት የተለያዩ በእግር ጉዞ በማድረግ። እና ባህላዊ ምግቦችን በመሞከር ብዙ ጊዜ በአዲስ አመት ላይ ባህላዊ ምግቦች ይዘጋጃሉ። ብዙ አይነት ባህላዊ ምግቦች አሉ እነዛ ምግቦችን በትንሽ በትንሽ እያደረግን እንሞክራለን። ያው የምንሞክርበት ምክንያት የሌሎቹ ባህል ምን ይመስላል ምግባቸው እንዴት ነው የሚሰራው? እንዴት ነው ያለው? ጣዕም እንዴት ነው ምንድን ልዩነቱ ከሌሎች ባህሎች ጋር ያለው ልዩነት ምንድነው የሚለውን? ልዩነታቸውን እናውቃለን። እና ብዙ ጊዜ የምናደርገው ከጓደኞቼ ጋር ያንን ነው ከቤተሰቦቼ ጋርም እንደዚሁ ቤት ምግብ አዘጋጅተን ብዙ አይነት ምግብ በማዘጋጀት ምግቦችን በማብሰል። ከዛ አንድ ላይ ሆነን በመመገብ እና የተለያዩ ባህላዊ መጠጦችን በማዘጋጀት እነሱን በማዘጋጀት በመጠጣት እና በደስታ በፍቅር እናሳልፈዋለን። በጣም ብዙ ነገር በማድረግ በመጠያየቅ የተለያዩ ቦታ ያሉ ወዳጆቻችን ጋር በመሄድ በመጠያየቅ እና ስጦታ በመያዝ ለሰዎች ስጦታ በመስጠት ለጓደኞቼ እና ደግሞ ለቤተሰቦቼ ስጦታ በመስጠት። አዲስ አመት ልክ ሊመጣ ሲል ከገባም በኋላ ብዙ ነገሮችን ስጦታ ገዝቼ ለተለያዩ ሰዎች ለተለያዩ ጓደኞቼ ይሆናል ለቤተሰቦቼ ሊሆን ይችላል። ለወንድሞቼ ሊሆን ይችላል ለእነሱ ስጦታ በመስጠት ስጦታ በመለዋወጥ እንደዚህ እያደረግን አዲስ አመትን እናከብረዋለን እና በፌሽታ በደስታ እናከብረዋለን። እና ልዩ ቀን ነው ለኔ አዲስ አመት በጣም ልዩ ቀን ነው። በጣም በጉጉት የምጠብቀው በደስታ የምጠብቀው በፍቅር የምጠብቀው እና ሌሎች ሰዎችም በጣም የሚወዱት ለኔም ስጦታ የሚሰጡኝ ቀን ስለሆነ። አዲስ አመትን በጉጉትና በተስፋ በጣም ብዙ ጊዜ በተስፋ የምጠብቀው ነው። አዲስ አመት እና አዲስ አመትን እንደዚህ እያደረግን ከጓደኞች ጋር ከቤተሰቦቼ ጋር ከተለያዩ ሰዎች ጋር መሆን አካባቢዬ ካሉ ሰዎች ጋር በመሆን እናከብረዋለን ማለት ነው። እና የምናከብረው እንደዚህ እያደረግን አዲስ አመትን አከብራለሁኝ

ጭንቀት ሲሰማኝ ጭንቀት ሲሰማኝ። በመራመድ እና የተለያዩ ነገሮች ማድረግ ለምሳሌ መጽሐፍ ሆኜን በማንበብ ደግሞ በወክ በማድረግ ረጅም ጉዞ በማድረግ። ጓደኞቼን በማግኘት እና ከተለያዩ ሰዎች ጋር በመነጋገር። ቤተሰቦቼ ጋር በመቀላቀል እና ደግሞ ሻይ በመጠጣት፣ ውሃ በመጠጣት እንደዚህ ያደረኩኝ ጭንቀቴን ለማስወገድ እሞክራለሁኝ። እና ጭንቀት ሲሰማኝ የማደርገው ድር ነገር ይሄንን ነው የማንም የማደርገው ይሄን አደርጋለሁኝ።

የትንኝ መረብ እጠቀማለሁኝ የትንኝ መረብ የምጠቀመው ትንኞቹ እንዳይመጡብኝ ትንኞቹ ከመጡ ብዬ ከነከሱኝ ያው ለተለያዩ በሽታዎች ለሚያጋልጡኝ። እና እንደ ያን እንደ አሁን ደግሞ ያን እንዳይከሰት። ትንኞች መከላከያዎችን እጠቀማለሁኝ እንደ ትንኝ መረብ እንዲከላከላቸው። መረቦችን እጠቀማለሁ እና አሁንም ድረስ እየተጠቀምኩ እገኛለሁ በፊቱም እጠቀማለሁ አሁንም እጠቀማለሁኝ። እና በጣም አስፈላጊ ነው። እና በተለይ የተለያዩ በሽታዎች እንዳያጠቁኝ እንነዛ ትንኞች እና እንደዛ እንዳያደርጉኝ በቫይረስ እንዳይበክሉኝ። የትንኝ መረብ ብዙ ጊዜ ተደጋጋሚ

የስራ ቦታዬ የስራ ቦታዬ ደህንነቱ የተጠበቀ ነው ምንም አይነት ጫጫታም ሆነ ረብሻ አይኖርም ብዙ ጊዜ ምንም አይነት ነገር እኔን ሚረብሸኝ ነገር ሲደረግ አላየሁኝም እስካሁን አላጋጠመኝም። እኔ የስራ ቦታዬ በጣም ደህንነት የጠበቀ ሰላም ያለው የሰላም አየር ያለበት እና ለኔም ሳይሆን ለሉሎቹም በጣም ምቹ የሆነ የስራ ሁኔታ ያለበት ቦታ ነው። እና ስራ ደህንነቴ በጣም በጣም አሪፍ ቦታ ነው ያለሁት እና በጣም ደስተኛ ነኝ። በዚህም የሙያ የስራ ቦታዬ በጣም ደህንነቱ የተጠበቀ ነው።

ቋንቋ የምችለው ሶስት ቋንቋ እችላለሁ አንደኛው ባህላዊ አካባቢ ላይ የሚነገር ጉራግኝ አችላለሁኝ። እና አማርኛ እችላለሁ። እና ደግሞ እንግሊዘኛ አችላለሁ ፈረንሳይኛ እሞክራለሁኝ። እነዚህን ቋንቋዎች ቋንቋዎች ሶስት ቋንቋዎች እንግሊዘኛ አማርኛ እና እንዲሁም ደግሞ ጉራግኛ መናገር እችላለሁኝ። እና እነዚህን ቋንቋዎች በደንብ መናገር ችሎታው አለኝ

የምወደው በጣም የምወደው ዳቦ የስንዴ ዳቦ በጣም እወዳለሁኝ። ስንዴ ማለት ያው ይዘራል ማሳ ላይ ተዘርቶ ከዛ ይበቅላል። ከበቀለ በኋላ ይታጨዳል። ይወቃል። ከተወቃ በኋላ ተወቅቶ ከዛ በወፍጮ ይፈጫል። በወፍጮ ከተፈጨ በኋላ ይቦካል። ከዛ ከተቦካ በኋላ ዳቦ ይጋገራል። ዳቦ ተጋግሮ ያው ይበላል እና እኔ በጣም የምወደው የስንዴ ዳቦ በጣም እወዳለሁ። የምወድበት ምክንያት ተፈጥሮአዊ ነው። ምንም አይነት ኬሚካል አይቀላቀልበትም። በተፈጥሮ የሚገኝ ሰብል ስለሆነ እህሉ በተፈጥሮ ተገኝቶ በተፈጥሮ የሚሰራ ስለሆነ በጣም ጣፋጭ ጣፋጭነት አለው። ስኳር ያለው ተፈጥሮ ስኳር ስላለው ተፈጥሮአዊ ነው እንጂ ኬሚካላዊ ነገሮች የሉትም። ምንም የተበካከለ ነገር የለውም። እና በጣም እወደዋለሁ እና በጣም ተወዳጅ ነገሬ ለኔ የስንዴ ዳቦ ነው። የስንዴ ዳቦ ማዘውተር በመመገብ ሁሌ በየእለቱ መመገብ አዘወትራለሁ። እና ስንዴ ዳቦ በጣም ነው የምወደው ከሚባለው በላይ በጣም እወደዋለሁ ማለት ነው።

ኮፊያ ማድረግ ኮፊያ ማድረግ አልወድም ምቾት አይሰጠኝም ኮፊያ ማድረግ ብዙ ጊዜ ኮፊያ አልጠቀምም። ፀሀይ ሲሆን ጥላም ሆነ ኮፍያም ሆነ አልጠቀምም ምንም አይነት ነገር አልጠቀምም። እና ኮፍያ እኔ አልጠቀምም ምቾት አይሰጠኝም ስጠቀመው ራሱ ምቾት ስለማይሰጠኝ ጭራሽም ተጠቅሜ አላውቅም እና የመጠቀሙም ፍላጎቱም የለኝም። ደስተኛም አይደለሁም ለመጠቀም እና አልጠቀምም። በጥቅሉ መጠቀም አልወድም

የምጠቀመው የቤት እቃ አይነቶች የምጠቀመው እንደ ድስት ድስት እጠቀማለሁ እና ቴሌቪዥን እና ደግሞ የቡና መጠጫ ሲኒ አለ ጀበና አለ። እና የቁም ሳጥን አለ ወንበር አለ ጠረጴዛ አለ። እንዲሁም ኤሌክትሪክ የምንጠቀምበት ስቶቭ አለ። ስቶቮች አሉ እና ምንጣፎች አሉ እንዲሁም ፍራሽ ምንተኛበት ፍራሽ ፍራሽ አለ። በምንለብሰው ልብስ አለ ብርድ ልብስ አለ። እና በተጨማሪ ደግሞ ያው ጀሪካን አለ ውሃ የምንጠጣበት ጆክ አለ ብርጭቆ አለ። እና የተለያዩ አምፖል አሉ ለጓዳ ለሳሎን የበሩ አምፖሎች አሉ እነሱን ነው የምንጠቀመው። እና በአጠቃላይ ቦርሳ አለ ልብስ መያዣ ቦርሳ አለ ትራሶች አሉ እና እኔ የምጠቀምባቸው እንደዚህ አይነት ነገሮች ናቸው። ሌላ ተጨማሪ ደግሞ ያው መስታወት አለ። መስታወት ከዚያ ደሞ ገመድ አለ ገመድ የተለያዩ ነገሮችን ለማሰር የተለያዩ እንስሳቶችን ለማሰር የምንጠቀምባቸው ገመዶች ሊሆኑ ይችላሉ። እና የተለያዩ እህል እንደማሰር ኩንታል ላይ አድርገን እህል ለማሰር ነው የምንጠቀመው ያንን ገመድ። እና እንደዚህ አይነት ነገሮች እንጠቀማለን እና አሁን የጠቀስኳቸው በጠቅላላ የምንጠቀምባቸው ናቸው